አዎ ከደምበኞች ጋር እሰራለሁ ከደምበኞች ጋር መስራት በጣም አስፈላጊ ነገር ነው። አስፈላጊነቱ ምንድነው ካልን ስራችን እንዲጠናከር የተለያዩ ነገሮችን ለማድረግ ራሳችንን ለማገዝ በጣም አስፈላጊ ነው። ምክንያቱም ቢዝነሳችን ካለደንበኛ ባዶ ነው። ደንበኛ የሌለበት ቢዝነስ ከባድ ነው የሚሆነው። ምክንያቱም እነሱን ካልተንከባከብን እኛ ምርት ብናመር እቃ ቢኖረን ምንም አይነት ቫልዩ አይኖረንም። ስለዚህ ደንበኞች ጋር ያለንን ግንኙነት ማስተካከል የተሻለ ማድረግ እና ከእነሱ ጋር የተለያዩ ስራዎችን መስራት በጣም አስፈላጊ ነው። ብዬ ነው የማምነው። እና በዚህ ምክንያት እኔም አዎ ከደንበኞች ጋር እስራለሁ ከደንበኞች ጋር የምሰራበት ምክንያት ይሄ ነው። ምክንያቱም ደንበኞችን ካልተንከባከብኩኝ እኔ ሉዝ የማደርገው ነገር ወይም የማጣው ነገር በጣም ብዙ ነው። ስለዚህ እነሱን ተንከባክቤ ለእነሱ የሚሆን ምርት ለእነሱ የሚሆን አሰራር መዘርጋት አለብኝ። ስለዚህ ከደንበኞቼ ጋር በዚህ ምክንያት እሰራለሁ። ደንበኞቼን ካስቀየምኩኝ ብዙ ነገሮች ይበላሻሉ። ስራው እስከ መዘጋጥ የተለያዩ ነገሮች በመጀመሪያ ደንበኛ ማለት ሁሌ እየመጣ የሚገዛን እኛ የምንሸጥ ወይም የእኛን ምርት የሚወስድ ሰው ማለት ነው። ስለዚህ ከእሱ ጋር መስራት ግዴታና ግዴታ ነው። ስለዚህ እሱን አለማድረግ ስለማይቻል ከደንበኛ ጋር መስራት አዎ ግዴታ ነው። እንሰራለን አብረን ወደፊትም ተጨማሪ ነገሮችን ከእነሱ ጋር እናደርጋለን።

እሺ ያሁኑ ጥያቄ ደግሞ ቤትህን እንዴት? ታስውባለህ ነው ቤታችንን በተለየ ሁኔታ እናስውባለን። ቤት እንዴት? ታስውባለህ በተለያዩ መንገዶች የሰው ልጆች ቤታቸውን ያስውባሉ። ነገሮችን በመቀየር የተለያዩ ነገራቶችን በማድረግ። ቤታቸውን ያስውባሉ ስለዚህ እኛም ቤታችንን በተለየ መንገድ እናስውባለን። ለምሳሌ ሰዎች ቤታቸውን እንዴት ያስውባሉ ለምን ያስውባሉ በምን ምክንያት ያስውባሉ? የሚለውን ነገር ካየን። የመጀመሪያ ቤት ማስዋብ ለራሳችን የሚሰጠን ሰላም አለ። ከዛ በመቀጠል ያ ያን ማለት ቤታችን ውስጥ ስንገባ የተለየ ነገር ማየት ቆንጆ ነገር የሚያስደስት ነገር ማየት ይኖርብናል። ምክንያቱም ጥሩ ነገር ስናይ አንደኛ ለአእምሮአችን ጥሩ ነው። ሁለተኛ ነገሮችን ቀለል አድርገን እናያለን ብዬ አስባለሁ። ምክንያቱም ቤታችን አሁን ጥሩ ወይም የተዋበ ከሆነ። ምንድነው የሚሆነው አንደኛ ከእንቅልፋችን ስንነሳ። ጥሩ ነገር ነው የምናየው። መልካም የሆነ ነገር ይታየናል በሀሳባችን ላይ ተጽኖ አለሁ እኔ እንደውም ምን አስባለሁ። በምናያቸው ነገሮች በእያንዳንዳቸው ምን አለ ብዬ አምናለሁ። የኛን የውሏችንን የስራችንን ተጽዕኖ ያደርጋሉ የምናያቸው ነገሮች በአይናችን በጆሮአችን የሚገቡ ነገሮች ስለዚህ። በዛ ምክንያት ቤቱን ማስዋብ ወይም የቤቱን ቀለም መቀየር በጣም አሪፍ ነው ብዬ አስባለሁ። የመጀመሪያው ጥቅም ይሄ ነው ሰዎች ምን ያደርጋሉ ካልን? ደግሞ ለመደሰት ቤታቸውን ቀለል ያለና ቤታቸው ሲገቡ ደስተኛ ለመሆን የሚፈልጉትን ነገር ለማግኘት ማድረግ ያለባቸውን ነገራቶች ለማድረግ ቤታቸውን ያስውባሉ ስለዚህ ቤትን ማስዋብ በጣም አስፈላጊ ነገር ነው። ስለዚህ። ቤት ማስዋብ አሪፍ ነው። ሰዎች ለራሳቸው ደስታ ለመፍጠር የተለያዩ ነገሮችን አንደኛ በቀለም ቤታቸው ሊያስውቡ ይችላሉ ቤታቸው ውስጥ። እጽዋት በመትከል አበቦችን በመትከል ወይም የቤት ውስጥ አበቦችን በማድረግ እና የተለያዩ የቤት እቃዎችን በማሟላት የቤታቸውን ውበት። ይጨምራሉ ስለዚህ የቤቱን ውበት መጨመር ትልቅ ጥቅም አለው። ማለት ነው። ስለዚህ ቤት ውስጥ ሊደረጉ የሚችሉ ነገሮች ምንድን ናቸው? ካልን። የቤት ውስጥ ስዕሎች የወጣቶች የስራ ውጤቶች ልክ እንደ ኢፖክሲ አይነት የተለያዩ ስዕሎች ወይም እንደ አርቶች ቤት ውስጥ የመስቀል ሁኔታ። ይታያል ያ ደግሞ በጣም አርኪሞ ብዬ አስባለሁ። ስለዚህ ቤት ማስዋብ ስለ ቤት ማስዋብ ይሄንን ካየን። ሰዎች የሚያስቡበት ምክንያት ደግሞ ምንድነው? ካልን ለራሳቸው ደስታ ለመፍጠር ምክንያቱም ቤትን ማስዋብ በጣም አስፈላጊና ደስ የሚል ነገር ስለሆነ። ሁሉም ሰው ያን ማድረግ አለበት ብዬ አምናለሁ። ምክንያቱም ቤታችን የተለየ ቆንጆ ወይም ውብ ሲሆን ለእኛ ለራሳችን የሚሰጠን የራሱ የሆነ ስሜት አለው። ያ ስሜት ምንድነው? ደስታ ይፈጥረልናል ደስታ ፈጠረልን ማለት። ለኛ የምቾት ቀጠና ሆነልን ወይም ተመቸን ማለት ነው። ያ ማለት። ሁሉም ነገር የሚነሳው ከቤት ውስጥ ደስታ ነው ስለዚህ መጀመሪያ ደስታችንን መፍጠር ያለብን ከውስጥ ከቤታችን ነው ብዬ አምናለሁ። ስለዚህ ቤትን በማስዋብ በማስዋብ አምናለሁ። ቤታቸውን የሚያስውቡ ሰዎች ምን ያጣሉ ብለን ካሰብን የተለያዩ ነገሮች ሉዝ ያደርጋሉ። ከነዛ መካከል ቤታቸውን የመዘረክረክ ነገር ቤታቸውን ያለማጽዳት እና ለራሳቸው በቂ የሆነን ጊዜ አለመስጠት እና እና ደግሞ የነሱን ስንፍና ያሳያል። ስለዚህ እነዛ ሰዎች ምን ይገጥማቸዋል ካልን በሄዱበት ቦታ አይሳካላቸውም ስራ ቦታቸው ላይ የመስነፍ ምክንያቱም አእምሮአቸው የመያዝ የመታሰር ነገር አለው በዛ ምክንያት እንደዚህ አይነት ነገራቶች ሊፈጠሩ ይችላሉ። ስለዚህ። ቤታቸውን አለማጽዳታቸው ይህን የመሰለ ጉዳት ካስከተለባቸው። ቤትም ማጽዳት ወይም ቤትም ማስዋብ የራሱ የሆነ ትልቅ ጥቅም አለው። እሱ ከዚህ በፊት እንደዘረዘርኩት ለእኛ ለራሳችን ደስታ ይሰጠናል። ሁለተኛ አእምሮአችን እንዲታደስ አእምሮአችን ሰላም እንዲሰማው ወደ ቤታችን ስንገባ ደስታ እንዲሰማን ያደርጋል። ስለዚህ ጥያቄውን ለመመለስ ያክል ቤትህን እንዴት አስባለህ ከተባልኩኝ ቤቴን በተለያየ መንገድ አስውባለው ምክንያቱም። ያለውን ጥቅም ስለማውቅ ዘርፈ ብዙ ጥቅም እንዳለው በኔ ውሎ ላይ የተለየ ነገር እንደ ሚጨምርልኝ እንደ ሚፈጥርልኝ ስለማውቅ ያን ነገር አደርጋለሁ። አንደኛ ከምን ትጀምራለህ ብባል ቤት ውስጥ አልጋ በማንጠፍ የቆሸሹ ነገሮችን በማጸዳዳት። የቆሸሹ ልብሶችን የቆሸሹ ነገሮችን በማጽዳት እና ቀለሞችን በመቀባት አዳዲስ ቀለሞችን ብዙ ቀለም ቤቴ ጋር እንዳይቆይ ቶሎቶሎ የመቀየር ሁኔታ ይታያል። ሌላው እቃዎችን ቦታ በማቀያየር ባሉኝ እቃዎች ቤቴን ውብ ለማድረግ አንዱን ወደ አንዱ ቦታ በመቀየር። የተለየ ነገር ለመፍጠር እሞክራለሁ። ምክንያቱም ያ ሁሉ የሚሆነው የአእምሮዬን ጤና ወይም አእምሮዬ ጋር የሚፈጠረውን ነገር የተሻለ እና ጥሩ ለማድረግ ነው ስለዚህ። ቤት ማስወው በጣም አሪፍ ነው። እኔ ቤቴን ማስውበው አሁን በተናገርኩት መንገድ ነው። ስለዚህ ሁሉም ሰው በተቻለው መጠን

ጨረታ ልታገኝበት ትችላለህ። እና ያን ጥያቄ እንግዲህ ጨረታ ማለት በአንድ ቦታ የሚፈጠር የድምጽ መረበሽ፤ የድምጽ ሁካታ ወይም ለጆሮአችን ተስማሚ ያልሆነ ድምጽ ምን ተብሎ ይጠራል ካልን ጫጫታ ይባላል። ስለዚህ ጫጫታ የሰዎችን አእምሮ፤ የሰዎችን ጆሮ እስከማጥፋት የሚደርስ መጥፎ የሆነ ነገር ነው። ስለዚህ ስለተጫጫታ በምናወራበት ጊዜ የተለያዩ ህጎች አሉ አለም ላይ። ምክንያቱም ለጆሮአችን ሚረብሹ ነገሮች መጥፎ ስለሆኑ ወይም ጤናችንስ ለሚጎዱ ጫጫታ ጥሩ አይደለም ይባላል። ስለዚህ ስለ ጫጫታ ጥሩ ያልሆኑ አመለካከቶች አሉ እነሱ ምንድን ናቸው ካልን እነሱ የተለያዩ ናቸው ምክንያቱም ጫጫታ ሰዎችን ይጎዳል ሰዎች ላይ የተለያየ ነገር ያደርጋል። ስለዚህ ጫጫታ መጥፎ ጎኑን ካየን ጆሯችን እንዲጎዳ፤ ያልሆነ ነገሮችን እንዲሰማና አእምሮአችን ላይ ያልሆነ ነገር እንዲፈጠር የሚያደርግ መጥፎ የሆነ የድምጾች መጠራቀም ነው ስለዚህ እሱ ነገር ጥሩ አይደለም። ስለዚህ አለም ላይም ምን አለ ካልን የተለያዩ ህጎች አሉ ለምሳሌ እነዛ ጫጫታዎች በምን ይፈጠራሉ ካልን ከተለዩ ከመኪና ድምጾች፤ የሰዎች ድምጽ፤ የፋብሪካዎች ድምጽ ጫጫታ የሚባለውን ነገር የመፍጠር ሁኔታ እና የመፍጠር ሂደት ይታያል። ስለዚህ እሱ ደግሞ መልካም ነገር አይደለም ምክንያቱም በጥናትም ካየነው ለጤናችን በጣም አስቸጋሪ ነገር ነው እራሳችንን የሚጎዳ ነገር ሆኖ ስላለ አለም እንደ አለም እንደ ህዝብ ተስማምምቶ ህግ አውጥቷል በጣም የሚረብሹ ድምጾች የራሳቸው የሆኑ ህጎች አሏቸው ለምሳሌ መኪኖች ያልሆነ ድምጽ አውጥተው አካባቢውን የሚረብሹ ከሆነ በድምጻቸው ወይም ድምጽ አላስፈላጊ ድምጽ የሚያወጡ ከሆነ ምን አይነት ህግ አለ እነሱን ሚቀጣበት ህግ አለ። ምክንያቱም አላስፈላጊ ድምጽ በማውጣት ብለው የመቅጣት ትራፊኮች እራሱ የራሳቸው ህግ አላቸው። ስለዚህ ይቺ አለም ለሰው ልጆች የተመቸች ለሰው ልጆች ደህንነት የተመረጠች ቦታ መሆን አለባት ስለዚህ በዛ ምክንያት ጫጫታ የሚባል ነገር ለማስወገድ፤ የሰዎችን ጤና ከመጠበቅ አንፃር አለም እንደ አለም የተስማማበት ህግን አውጥቶለታል ስለዚህ አይ ቲንክ ጨዋታ ልታገኝበት ትችላለህ ሊሆን ይችላል ጥያቄው ወይም ለኔ ስሜት አጥቼበታለሁ በዚህ ጥያቄ ጨዋታ ከሆነ ጨዋታ ደግሞ ሰዎች የተለያዩ ነገሮችን ለማድረግ የተለያዩ ነገሮችን ለመለዋወጥ የሚያደርጉት ነገር ነው ስለዚህ ጨዋታ በተለያዩ ነገሮች የሚገለጽ ጊዜን ለማሳለፍ፤ እራስን ለማዝናናት የሚደረግ ሁኔታ ነው። ስለዚህ እነዚህ ሁለት ሀሳቦች ራሳቸው ሚጣረሱ ነገሮች ናቸው። ስለዚህ ምን መደረግ አለበት እዚህ ጥያቄ ላይ አማርኛ በትክክል ቢጻፍ አማርኛ በትክክል ቢገለጽ እሱን የመመለስ ሁኔታ ለእኛ ቀላል ይሆን ነበር ብዬ አስባለሁ። ስለዚህ እሱን ማድረግ ከባድ አልነበረም። ስለዚህ ጥያቄው ላይ ራሱ ችግር አይቼበታለሁ እሱ ችግር እንደ ድርጅት ወይም እንደ እንደ ካምፓኒ ቢቀረፍ መልካም ነው ብዬ አስባለሁ። እኛም ስራችንን ለመስራት የመጣንበትን ድምጽ ለመቅዳት የተመቸ ሁኔታ ይፈጠርልናል ብዬ አስባለሁ። አሁን ጫጫታ ታገኝበት ትችላለህ የሚለው ምንም አይነት ትርጉም የለውም ግን እኔ በራሴ መንገድ ጫጫታና ጨዋታ አርጌ የራሴን እይታ የራሴን አስተሳሰብ ለመቅዳት ሞክሬያለሁ። ስለዚህ የእናንተም ድርጅት ይሄን ነገር ብታስተካክሉ ሌላው ነገር በጣም አሪፍ ነው ስለዚህ ስለ ጫጫታ ስናወራ በጣም አእምሮ የሚያረብሽ ነገር እኔ አሁን እንደ ግል እንደ ሰው ጫጫታ ያለበት ቦታ መሄድ፣ መገኘት አልፈልግም ምክንያቱም ስለሚረብሸኝ የምፈልገውን ነገር እንዳላደርግ ስለሚያደርገኝ ጫጫታ ያለበት ቦታ አልሄድም አልገኝም። ምክንያቱም ለኔ ምንም አይነት ጥቅም ስለሌለው እኔን ወደ በሽታ ስለሚመረኝ ጤናዬን ስለሚነሳኝ ወደዛ መሄድ አልፈልግም፤ ምክንያቱም የሚረብሽ ነገር ወይም የሚረብሽ ቦታ ማንም ሰው መገኘት አይፈልግም ስለዚህ ጫጫታን እንዲ ማድረግ ተገቢ ነው ብዬ አላስብም እሱን ደግሞ በተለየ መንገድ በተለየ አስተሳሰብ እይታ ማየት ያስፈልጋል፤ ስለዚህ የተሻለ ቦታ በመሄድ የተሻሉ ነገሮችን ማድረግ አስፈላጊ ነው ብዬ አምናለሁ ስለዚህ ጫጫታ አስፈላጊ አይደለም፤ ስለዚህ ጫጫታ ካለበት ቦታ የሰው ልጆች ሁሉ መራቅ አለባቸው። የጆሯቸው ጤና፤ የአእምሮአቸው ጤና መጠበቅ አለበት ስለዚህ በዚህ ምክንያት ሰዎች ጫጫታ ካለበት ቦታ እራሳቸውን ማራቅ፤ እራሳቸውን መገደብ አለባቸው ምክንያቱም መንግስትም እንደ መንግስት ለነሱ ከለላ ልያደርግላቸው ይገባል። ለምሳሌ አንድ አካባቢ ላይ ያ አካባቢውን የሚረብሽ ድምጽ በሚመጣበት ጊዜ ህፃን ሊኖር ይችላል፤ ሽማግሌ ሊኖር ይችላል፤ የወለደች ሴት ልትኖር ትችላለች፤ ስለዚህ እነሱ የመጨናነቅ ጭንቀትን የመጨመር ነገር አእምሮን ወዳልተገባ ነገር የመላክ ነገር ይታያል ስለዚህ እሱ ደግሞ አስፈላጊ አይደለም። ስለዚህ እሱ እንዲቀር የተሻለ ነገር ማድረግ አስፈላጊ ነው ብዬ አምናለሁ ስለዚህ ጫጫታ እንደ ቦታው፤ እንደ ሁኔታው የሚወሰን ነገር ግን የሰው ልጆችን ጤና የሚያጎድፍ የሚረብሽ ጤና የሚነሳ ነገር ስለሆነ ለራሱ የሚሆን ህግ ሊበጅለት የሚገባ ነገር ነው። ስለዚህ ይሄንን ይመስላል በዚህ ርዕስ ላይ የነበረው ውይይት

ያው ጥያቄ ደግሞ የቪዲዮ ጥሪ ታደርጋለህ ነው እንግዲህ ስለ ጥሪዎች በምናይበት ጊዜ የተለያዩ ጥሪዎች አሉ የድምጽ ጥሪ አለ የቪዲዮ ጥሪ አለ። ግን ነገር ግን ጥያቄያችን ፎከስ የሚያደርገው ወይም ጥያቄያችንን የሚያተኩሩ ቪዲዮ ጥሪ ጋር ስለሆነ የቪዲዮ ጥሪዎችን በተለያዩ መንገዶች እናካሂዳለን። እኛ የሰው ልጆች እንዴት ነው የምናካሂደው ከተባለ በተለያዩ መተግበሪያዎች የቪዲዮ ጥሪዎች ይደረጋሉ። ስለዚህ በዚህ ዘመን በዚህ ቴክኖሎጂ ዘመን የቪዲዮ ጥሪዎችን አለማድረግ እንደመቅረት አድርጌ ማየው ምክንያቱም ሁሉም ነገር በእይታ ማዕከል ውስጥ ነው። ያለው ስለዚህ የቪዲዮ ጥሪዎችን ማድረግ ለሰው ልጆች በጣም ጠቃሚና አስፈላጊ ነገር ነው ብዬ አስባለሁ። ምክንያቱም በቴክኖሎጂ በመታገዝ የሰው ልጆች ከአንድ ቦታ ወደ አንድ ቦታ ለመተያየት ሁኔታን የሚፈጥር ነገር ስለሆነ ነው። ስለዚህ ይሄ የቪዲዮ ደውል ወይም የቪዲዮ ቪዲዮ ጥሪ ለሰው ልጆች ምን አይነት ጥቅም ይዞ መጥቷል ካልን? የተለየ ጥቅሞችን ይዞ መጥቷል። ለምሳሌ አንድ ሰው ከአንድ ቦታ ወደ አንድ ቦታ በድሮ ጊዜ መልእክት የሚለዋወጡ በምንድነው ብለን ካየን በሰዎች ነበረ ከዛ በኋላ የሰው ልጆች እየተማሩ ሲመጡ በደብዳቤ መለዋወጥ ጀመሩ ደብዳቤዎች ደግሞ። በብዙ ቀን ርቀት ትራንስፖርትም ስላልነበረ በፈረስ በምናምን ሄዶ ነበር እንትን ሚሉት። ከዛ በኋላ ነው እንግዲህ እነዛ ትራንስፖርት ፖስታዎች በመኪናዬ መሄድ በፕሌን የመሄድ ነገሮች የመጡት። ስለዚህ የሰው ልጆች ከሚገናኙባቸው መንገዶች አንዱ የቪዲዮ ጥሪ ነው። ስለዚህ እሱ ደግሞ የራሱ የሆነ ምን አለው ዘርፈ ብዙ ጥቅም አለው። ያ ጥቅም ምንድነው ብለን በምናይበት ጊዜ? የራሱ የሆነ ትልቅ አስተዋጽኦ የሚሰጥ የተለየ ነገር የሚፈጠር አስተዋጽኦ አለው። ምክንያቱም ከዛ በኋላ የሰው ልጆች መልእክትን በምን መለዋወጥ ጀመሩ በድምጽ መለዋወጥ ጀመሩ ያ ማለት ከአንድ ቦታ ወደ አንድ ቦታ በስልክ ውስጥ። ድምፃቸውን ብቻ በመስማት ለረጅም ዘመናት መረጃ ሲለዋወጡ ከሀገር ሀገር ከቦታ ቦታ መረጃዎችን በመለዋወጥና በቴክኖሎጂ በመደነቅ እንትን በማለት ቆይቷል። አሁን ላይ ደግሞ ሃያ አንደኛው ክፍለ ዘመን ያመጣው ምርጥ የቴክኖሎጂ ውጤት የቪዲዮ ጥሪ ነው። የቪዲዮ ጥሪ ማለት አንድ ሰው ከቤተሰቦቹ ጋር ሌላ ቦታ ላይ ሆኖ በምስሉ እየተያየ የሚያወራበት ያለበትን ሁኔታ ያለበትን የሰውነት ደረጃ የሚገለጽበት ሁኔታ የቪዲዮ ጥሪ ይባላል። እድሜ ለቴክኖሎጂ ዘመን ይመስገንና በዚህ ዘመን ምንም የሚከብድ ነገር የለም። ብዙ ነገሮች ህይወትን ለማቅለል ተሰርቷል። ስለዚህ አንድ ሰው በብዙ ሺህ ኪሎ ሜትሮች ርቀት ላይ ሆኖ በቪዲዮዎች መደዋወል በቪዲዮ መተያየት ያለበትን ሁኔታ መግለጽ ይችላል። ስለዚህ ይሄ ደግሞ ቴክኖሎጂ ካመጣልን ትልቅ ትሩፋቶች መካከል አንዱ ነው ብዬ አምናለሁ። እና በዛ ምክንያት ይመስለኛል ብዙ ሰዎች ወደ ቪዲዮ ኮል በመሄድ በተለያዩ መተግበያዎች ተሰርተው ለምሳሌ እንደ ዋትሳፕ እንደ ፌስቡክ እንደ ቴሌግራም የተለያዩ መተግበሪያዎች በመጠቀም የቪዲዮ ጥሪዎችን ያደርጋሉ። አለም ወደ አንድ መንደር የመጣችበት ጊዜ በመሆኑ ሰዎች ከአንድ ቦታ ወደ አንድ ቦታ ለመሄድ ትራንስፖርት ሳያስፈልጋቸው እጃቸው ጋር ያለውን ስልክ በማብራት ብቻ መተያየት የሚፈልጉትን ነገር የሚፈልጉትን ሀሳብ ሼር ማድረግ። የቻሉበት ዘመን ላይ ነው ያለነው። ስለዚህ በዚህ ዘመን የቪዲዮ ጥሪን አለማድረግ ወደኋላ ከመቅረት ለይቼ አላየውም። ምክንያቱም ዘመኑ በጣም እየፈጠነ በጣም እየሄደ የተለያዩ ቴክኖሎጂዎች እየተፈጠሩ የመጡበት ዘመን ነው። ስለዚህ አብዛኛው ሰው ወይም ሁሉም ሰው ሊባል በሚባል ደረጃ ወደ ቪዲዮ ጥሪ ቢመጣና ፍላጎቶቹን የሚፈልጋቸውን ነገራቶች ቢያካሂድ ቢያሳካ ብዬ አምናለሁ። ይሄን ቪዲዮ ጥሪ በምናይበት ጊዜ ሰዎች ለስራ ይጠቀሙታል ምክንያቱም ከአንድ ቦታ ወር አንድ ቦታ ሆነው ተገናኝተው ማውራት ሳይጠበቅባቸው በቪዲዮ ባሉበት ቦታ ሆነው ስሜቶቻቸውን ሼር እያደረጉ ማውራት የሚችሉበት ሁኔታ ነው የተፈጠረው። ስለዚህ ይሄ በጣም አስፈላጊ እና በጣም ጥሩ ነገር ነው ብዬ አስባለሁ። ስለዚህ ሁሉም ሰው ቢጠቀመው ብዬ የምመክረው ነገር ነው። ሌላው ይሄን ጥያቄ ለመመለስ ያክል የቪዲዮ ጥሪ ታደርጋለህ የሚለው ጥያቄ ለመመለስ። የኔ ሁኔታ በምናይበት አዎ አደርጋለሁ ከጓደኞቼ ጋር ከስራ ባልደረቦቼ ጋር የተለያዩ መረጃዎችን በቪዲዮ ጥሪ ነው የማደርገው። ምክንያቱም የተለያዩ ነገሮችን ስለማገኝ ከሰዎች ጋር ያለኝም ግንኙነት ልክ በአካል እንደተገናኘው አድርጎ ስለሚያሳየኝ በጣም የምወደው የጥሪ መንገድ የቪዲዮ ጥሪ ነው። ስለዚህ በሱ ምክንያት የቪዲዮ ጥሪ አደርጋለሁ። እሱ ደግሞ በተለያዩ መተግበሪዎች እንደተናገርኩት በዋትሳፕ፣ በፌስቡክ በቴሌግራም እነሱ ነገሮች ይደረጋሉ። አሁን ላይ አብዛኛው ሰው በሱ እየመጣ ነው። ስለዚህ ወይም እሱን እየተጠቀመ ነው ያለው ስለዚህ ሰው የቴክኖሎጂ ጥቅም እየተረዳና ለስራ ከተጠቀመው ሁሉም ነገር የራሱ የሆነ ትልቅ አስተዋጽኦ አለው። ስለዚህ ሁሉም ሰው ወደዚህ መተግበሪያ መጥቶ በቪዲዮ እየተደዋወለ ስሜቱን ሼር እየተደራረገ ኑሮውን ህይወቱን የተለያዩ ነገሮችን ማቅለል ይችላል ብዬ አስባለሁ። ስለዚህ እኔም የቪዲዮ ጥሪ አደርጋለሁ የቪዲዮ ጥሪ የማደርገው ከከቤቴዎቼ ጋር ለማውራት ስራ ለመስራት እና የተለያዩ ነገሮችን ለማድረግ ነው። ስለዚህ ስለ ቪዲዮ ጥሪ የነበረኝ ምልከታ የነበረኝ እይታ ይሄን ይመስላል አመሰግናለሁ።

ያውም ጥያቄ ደግሞ ቅርጫት አለህ ወይ? ነው ቅርጫት የተለያየ ትርጉም አለው። ምክንያቱም እንደ ማህበረሰብ እንደ አካባቢ ካየነው ቅርጫት የሚባለው ነገር። ብዙ ትርጉም አለው ምንድነው ካልን። አንደኛ በገጠሩ አካባቢ ከመጣን እቃ ለመያዝ ወይም የተለያዩ ነገሮችን ለመሰብሰብ የሚጠቀሙበት ከቀርከሃ የሚሰራ የቀርቃሃ ውጤት ነው። ለምን ይጠቀሙበታል ካልን። እበት ለመልቀም የተለያዮ ማገዶ እቃዎችን ለመልቀም የሚጠቀሙበት እቃ ቅርጫት ይባላል። በሁለተኛ ደረጃ ካየነው ደግሞ ክርጫት ምንድነው? ብለን በምንጠይቅበት ጊዜ እሱም አሁንም ከአካባቢ አካባቢ ይለያያል። ምክንያቱም ያንን ቅርጫት ሌላ ቦታ ለምን ሲጠቀሙበት አይቻለሁ። ይሄ ፍራፍሬ ለመሸጥ የሚጠቀሙ አካቢዎች አሉት ለምሳሌ ሙዝ ብርቱካን ያን ነገር እንትን አድርጎ የሚሸጡት አሉ። ስለዚህ ቅርጫት እንደ ሁኔታው እንደ ቦታው ይለያያል። እኔ ደግሞ በማውቀው ማህበረሰብ ቅርጫት ወይም ባስኬት የሚባለው ለምን ያስፈልጋል? የቆሻሻ ልብሶችን ለማስቀመጥ እሱ የሚሰራው ከፕላስቲክ ነው። እሱም ቅጣት ነው የሚባለው። ስለዚህ ቅጣት ከአካባቢ አካባቢ ከቦታ ቦታ ይለያያል እና የሚሰጠውም ጥቅም ይለያያል። ከዚህ በፊት እንደተናገርኩት። በገጠሩ አካባቢ ኩበት ለመልቀም እበት ለመልቀም ወይ ለማገዶ ለመሰብሰብ የተለያዩ እንጨቶችን ወይ የተለያዩ ምርቶችን ለመሰብሰብ እና ደግሞ አርሶ አደሮች ምርታቸውን ወደ ገበያ ይዘው ሲሄዱ በቅርጫትና በማደበሪያ አድርገው ጀርባቸውን ላይ አዝለው ለመሄድ የሚጠቀሙበት ነገር ነው። ስለዚህ እኛ ሀገር ኢትዮጵያ ውስጥ ቅርጫት ከቦታ ቦታ አጠቃቀሙና ትርጉሙ ይለያያል። ስለዚህ እሱ ደግሞ ጥሩ አድርገን መቀጠል አለብን ብዬ አምናለሁ። እንዴት ነው ጥሩ አድርገን መቀጠል ያለብን ብዬ የማስበው አጠቃቀምችንን በመቀየር። አንዳንድ ቦታዎች ላይ ደግሞ በቃ ስለዚህ አንዳንድ ቦታዎች ላይ ደግሞ እቃ ለመሸጥ ወይም ፍራፍሬ ለመሸጥ ምክንያቱም ውስጡ ክፍት ክፍት ነገር ስላለው ሙቀት አያገኘውም እና በንፋስ ምክንያት አትክልቶች ይናፈሳሉ ስለዚህ እንደዛ አድርጎም አትክልቶቹን ለመሸጥ እንጠቀምበታለን። ስለዚህ እኔ አሁን ቅርጫትን የምጠቀምበት እንትን የተለያየ ነው ብዬ ነው የማምነው ምክንያቱም እሱም ከቦታ ቦታ ይለያያል ከቦታ ቦታ ይወሰናል። ስለዚህ ይሄን ይመሰላል ቅርጫትን የምንጠቀምበት ለተለያየ አላማ ለተለያየ ሁኔታ እንጠቀመዋለን ብዬ አምናለሁ። ስለዚህ ይሄን ይመስላል አጠቃላይ ስለ ቅርጫት ያለኝ ምልከታ። እና ቅርጫት በጣም አስፈላጊ ነገር ነው። ነገሮችን ለመያዝ ነገሮችን ከቦታ ቦታ ለማንቀሳቀስ በተለይ በሀገራችን በገጠሩ አካባቢ በጣም ብዙ ተጠቃሚ ያለው እሱን አምርቶ እንኳን የሚሸጡ ማህበረሰቦች አሉ። ምክንያቱም አካባቢያቸው ቀርቀሃ ያሉ ሰዎች ቀርቀሃ ያላቸው ሰዎች በምን ገበያ ያገኛሉ? ብለን በምናይበት ጊዜ የተለያዩ ቅርጻቶችን በመስራት በመጠን የተለያዩ ትልቅ አለ አነስ የሚል መካከለኛ እና ጥቅማቸውን በጣም የተለያየ ነው። አንዳንዱ እቃ ለመሰብሰብ አንዳንዱ ቃለ ለመሸጥ አንዳንዱ የሆነ ቃል ለማስቀመጥ አንዳንዱ ደግሞ ወደ ገበያ ምርታቸውን ይዘው ለመሄድ ይጠቀሙበታል። ስለዚህ ቅርጫት ዘርፈ ብዙ ጥቅም አለው። ሁለተኛ ደግሞ አይነት አለው የምንጠቀምበት አይነት አለው። ለምን ለምን ጉዳይ ነው? የሚጠቀሙት ለምን ለምን ነው የሚያደርጉት? የሚለው ነገር የቅርጫቱን አይነት ሁኔታ ይወስነዋል። ሌላው ወደ ዘመናዊ ህይወት ከመጣን ቅርጫት ቆሻሻ ልብሶችን ለማስቀመጥ የምንጠቀምበት መሳሪያ ነው። ስለዚህ እኔ አሁን ቅርጫትን የማየው ዝም ብሎ አይደለም። ምክንያቱም ከእኛ ማህበረሰብ ጋር የተዋሃደ ባህላችንን የሚገልጽ ለምሳሌ አንድ የገጠር ሴት ቅርጫት አዝላ ካየናት የሆነ ነገር ልትሸጥ በነጠላ ሸፍናው ስትሄድ የራሱ የሆነ የሚፈጥረው ስሜት የሚፈጥረው ነገር አለ። ስለዚህ እንደ ማህበረሰባችን ቅርጫት እንጠቀማለን እንደ ሀገር ነው የምንጠቀመው። እኔም አዎ ይሄን ጥያቄ ለመመለስ ልሞክር ቅርጫት አለህ ወይ? አዎ አለኝ። ግን የኔ ቅጣት ምንድነው? ልብስ ማስቀመጫ ነው እንጂ እቃ የምሰበስብበት ወይም ሀገር የምሰበስብበት አይደለም። ስለዚህ እንደ እንዳጠቃቀማችን ይለያያል። ነገር ግን ቅርጫት በጣም አስፈላጊ ነገር ነው። ለህይወታችን ምክንያቱም የተለያዩ ነገሮችን ከአንድ ቦታ ወደ አንድ ቦታ ለማንቀሳቀስ ለማዘዋወር የሚጠቅመን ነገር ስለሆነ ማለት ነው። ስለዚህ እኔ የማስበው እንደዚህ ነው ስለ ቅርጫት ያለኝ ምልከታ ይሄ ነው። ሌላ ስለ ቅርጫት የምጨምረው ነገር ስለሚሰራበት ግብአት ትንሽ ላውራ ቀርቀሃ ማለት በሙቀት አካባቢው የሚበቅል ረዛዥም ዛፎች ናቸው። እነሱ ደግሞ ለብዙ ነገር ይጠቅማሉ። ከነዛ መካከል አንዱ ጥቅሙ ከሆነው ቅርጫት ለመስሪያነት ነው። ስለዚህ ቅርጫት በጣም ጠቃሚ ነገር ነው። እኔም አዎ ቅርጫት አለኝ ቅርጫት በደንብ ነው የምጠቀመው። ቅጣት በሚጠቀም ማህበረሰብ ውስጥ ነው ያደግኩት። ስለዚህ ቅርጫት አላቅም ብል ለኔም መጻደቅ ነው። የሚሆን ስለዚህ አዎ ቅርጫት አለኝ ቅርጫት እጠቀማለሁ። በጣም አሪፍ ነገር ነው። ምክንያቱም እናቶቻችን አባቶቻችን እኛን ለማሳደግ የተጠቀሙበት መሳሪያ እሱ ስለሆነ። ስለዚህ ጥያቄ ያለኝ ሀሳብ ይሄ ነው አመሰግናለሁ።

ያውም ጥያቄ ደግሞ የምትወደው ቀለም ምንድነው? እንግዲህ ስለ ቀለም በምናወራበት ጊዜ ቀለም የተለያየ የቀለም አይነት አለ ያ ደግሞ የተለያየ እሳቤ የተለያየ ነገር በእኛ በሰዎች ላይ የመጫን ሁኔታ ይታያል። ያ ምንድነው ካልን እኛ የሰው ልጆች በምናያቸው ነገሮች በምናያቸው የቀለም አይነቶች የመሳብ የመማረክ ተፈጥሮአዊ ዝንባሌ አለን። ስለዚህ ቀለሞች ከሰዎች ጋር ምን አይነት ቁርኝት አላቸው ምን አይነት ግንኙነት አላቸው። ብለን በምናይበት ጊዜ ቀጥተኛ የሆነ የኛ ህይወት ላይ ተጽዕኖ የማሳደር አቅም እስካላቸው ድረስ ቁርኝት አላቸው ያ ማለት ቀለሞች በጣም አቅም ያላቸው ትልቅ ፖቴንሻል ያላቸው ነገሮች ናቸው ማለት ነው። ስለዚህ ቀለሞችን በምናነሳበት ጊዜ የተለያዩ ነገሮችን ማንሳት እንችላለን። ለምሳሌ የተለያዩ የቀለም አይነቶች አሉ ለምሳሌ ስንት አይነት ቀለም አለ ብለን ብንጠይቅ ቀለም ምንድነው ብለን ብንጠይቅ? መጀመሪያ ቀለም ምንድነው ከሚለው ስንነሳ ቀለም ማለት የአንድ ነገር የሚገኝበት የ ከለር አይነት ወይም የከለር አይነት አይነት በሚለው አማርኛ እንግለጸውና። ሶ ስንት አይነት የቀለም አይነቶች አሉ ካል ሰባት አይነት የቀለም አይነቶች አሉ ቀይ ግራጫ ቢጫ አረንጓዴ ሰማያዊ ሀምራዊ የተለያዩ ሰባት አይነት ናቸው። የሚታወቁት ስለዚህ እነዛን ሰባት አይነት ቀደሞች በመጠቀም አለም ላይ የተለያዩ ነገሮችን ውብና ማራኪ አድርጎ መስራት ይቻላል። ከእነሱ የወጣ ሌላ ቀለም የለም እሱን ደግሞ የተማርነው በትምህርት ቤት መጽሐፍ ነው። ስለዚህ ሰነበ ሰባት ቀለሞችን በመቀላቀል የተለያዩ ነገሮችን መፍጠር መቀላቀል ይቻላል። ስለዚህ ቀለሞች ስለ ቀለሞች ይሄን ካልን ቀለሞች በሰዎች ህይወት ላይ ምን አይነት ተጽዕኖ አላቸው። የሰው ልጆች ለምን ቀለሞችን ይወዳሉ የሚለውን ካየን በመጀመሪያ የሰው ቀለሞች በሰው ልጆች ህይወት ላይ ምን አይነት ተጽዕኖ አላቸው የሚለውን ሀሳብ ለማየት እንሞክር። ቀለም በሰው ልጅ ህይወት ላይ ምን አይነት ተጽኖ አለው። ካልን ለምሳሌ በሀገራችን ባንዲራ መነሳት እንችላለን የኛ ሀገር ባንዲራ አሁን አረንጓዴ ቢጫና ቀይ ነው። አረንጓዴ ቢጫና ቀይ ከሆነ አረንጓዴው ምንን ያሳያል ካልን አረንጓዴው ለምላሜን የሚያሳይ እድገትን የሚያሳይ ተስፋን የሚያሳይ ነው። ለማህበረሰቡ አሚን አረንጓዴው ልምላሜን የሚያሳይ ዛፎች መተከላቸውን የሚያሳይ ነው። አረንጓዴው ወደ ቢጮው ስንመጣ ደግሞ ተስፋ ነገ የተሻለ ቀን እንደሚመጣ ሀገራችን አሁን ካለችበት ሁኔታ ወደ ሌላ ሁኔታ እንደምታድግ እንደምትለወጥ እንደምትቀየር የሚያሳይ የተስፋ ምልክት ነው። እንግዲህ ቀለሞች ከሰው ልጆች ጋር ያላቸውን ግንኙነት እዚህ ጋር ልብ ብለን ከተመለከንን ሶስተኛው ቀለም ምንድነው? ካልን ቢጫ ቀለም ነው። ቢጫ ቀለም ነው አይ ሚን ይቅርታ ሶስተኛው ቀለም ምንድነው? ካልን ቀይ ነው። ቀይ ቀለም ለኢትዮጵያውያን ወይም ለሀገራችን ማህበረሰቦች የምን መገለጫ ነው። ብለን ደግሞ በምንጠይቅበት ጊዜ የአባቶቻችን የጀግንነት ታሪክ ለሀገራቸው የከፈሉት ዋጋ የከፈሉት ደም ለነሱ ማስታወሻ የተሰጠ ምንድነው ምልክት ነው። ስለዚህ አረንጓዴም የራሱ መልእክት አለው። ቢጫም የራሱ መልእክት አለው። ቀይም ምን አለው? የራሱ መልእክት ስለዚህ ሰዎች ቀለሞችን ከራሳቸው ታሪክ ጋር ማህበረሰብ ከራሱ ታሪክ ጋር በማገናኘት የራሳቸውን ሰንደቅ አላማ በቀለሙ ላይ ተመስርቶ ታሪኩን የሚናገርበት ማንነቱን ባህሉን እሴቱን ወጉን ይናገራል። ስለዚህ ቀለሞች ከሰው ልጆች ህይወት ጋር ቀጥተኛ የሆነ ምን አላቸው ዝምድና ታሪክ አላቸው ስለዚህ ለቀለሞች የሚሰጠው ትኩረት ቀለል አይደለም። ምክንያቱም ሌላውን ቁርኝት በምናይበት ጊዜ ቤት ውስጥ የሚቀቡ ቀለሞች አሉ። እነዛ ቀለሞች ለምሳሌ አይበለውና ከባድ ቀለም የሚረብሽ ታሳ ያለ ምናምን ይሚባሉ አሉ። ስለዚህ አሁን ለምሳሌ ቤታችን ውስጥ ያለው ቀለም ከባድ ከሆነ ቅናችን የሚጀምረው ደባሪ በሆነ ስሜት ነው። ያን ደባሪ ስሜት ለማስወገድ የሰው ልጆች ቤታቸውን ብራይት ወይም ነጣ ያለ ቀለም የመቀባት የተሻለ ተስፋ የሚታይበት የማድረግ ሁኔታ ይታያል። ስለዚህ እሱ ከምንድነው የመጣው ብለን በምንጠይቅበት ጊዜ ቀለሙና የሰው ልጅ ያለውን ግንኙነት በመረዳት ሰዎች ለራሳቸው እንዲመች አድርገው ቀለሞችን ይሰሩታል። ስለዚህ በዛ ምክንያት እንደዛ ይሆናል። አንተ አሁን የምትወደው ቀለም ምንድነው? ከተባለ እኔ የምወደው ቀለም አረንጓዴ ቢጫ ቀይ የምትወድበት ምክንያት ምንድነው? ተብዬ ብትጠየቅ አረንጓዴ ቢጫና ቀይ የሀገሪቱ ባንዲራ ስለሆነ እኔን የሚገልጸኝ ማንነቴ ስለሆነ አብዛኛው የአፍሪካ ሀገር የኢትዮጵያን ሰንደቅ አለም በመጠቀም የራሳቸውን ሰንደቅ አላማ ስለመሰረቱበት እኔ የምወደው ቀለም ከደሚ ጋር የተዋሃደው አረንጓዴ ቢጫ ቀይ ነው። እኔ የምወደው ቀለም ይሄን ይመስላል። በጣም የምትወደው ግን ከተባለ ቀይ ነው። ምክንያቱም እሱ ደግሞ የአባቶቻችን ታሪክ ለሀገራችን የከፈሉትን ዋጋ ስለሚያሳየኝ እኔ የምወደው ቀለም ቀይ ነው። በሚለው እንዲህ እንዲደረግልኝ ፈልጋለው የተነሳው ጥያቄ በጣም አሪፍ ነው። ከስረ መሰረቱ ከቀለም ጀምረን ከሰው ልጅ ያለውን ግንኙነት አድርገን ይሄን ውይይት ዘግተነዋል። አመሰግናለሁ።

ስጦታ መስጠት ትወዳለህ ያው ነው ጥያቄ እንግዲህ ስጦታ መስጠት የማይወድ ሰው የለም። መቀበልም የማይወድስ የለም። ግን ይሄን ሀሳብ ሰፋ አድርገን ለማየት ብንሞክር አንደኛ ስጦታ ምንድነው? ስጦታው ሰው ለምን ይሰጣል? ስጦታ የሚሰጥበት ምክንያትስ ምንድነው ስጦታ ባይሰጥ ምን ይፈጠራል የሚሉትን ሀሳቦች አንስተን ለሚቀጥሉት አምስት ደቂቃዎች ለመወያየት ሀሳብ ለማንሳት እንሞክር ስለዚህ እንግዲህ ስጦታ ምንድነው ብለን በምናነሳበት ጊዜ ስጦታ አንድ ሰው ለአንድ ሰው ያለውን አክብሮት ወይም ፍቅር ሊገልጽበት የሚችል መንገድ ስጦታ ተብሎ ይጠራል። ምክንያቱም ያን ነገር ለማሳየት ፍቅሩን ለመግለጽ ያለውን ነገር ሼር ለማድረግ የሚጠቀመው ነገር ስጦታ ብለን ከገለጽነው ወይም ስጦታ ብለን ትርጉም ከሰጠነው እንግዲህ አንድ ሰው ሌላ ሰው ስጦታ ለምን ይሰጣል ካልን ደግሞ ለዛ ሰው ያለውን አክብሮት፣ ፍቅር ለመግለጽ የሚያደርገው ጥረት ሆኖ እናገኘዋለን። እንግዲህ ይሄ ሶጦታ በማንና በማን መካከል ይካሄዳል? ደግሞ የሚለውን በምናይበት ጊዜ በጓደኛሞች መካከል ሁለተኛ በሴት እና በወንድ በፍቅረኛው መካከል ቢደረግ ይችላል። ስለዚህ ይሄ ስጦታ መደረጉ ሌላው ደግሞ በቤተሰቦች መካከል በባልና በሚስት ስለዚህ በሰው ልጅ ህይወት ውስጥ ስጦታው መሰጣጠት ስጦታ መቀበል የተለመደ ነገር ነው። እንግዲህ የሰው ልጅ መኖር ከጀመረበት ጊዜ አንስቶ አንዱ ለአንደኛው ያለውን ፍቅር ያለውን አክብሮት የሚገልጽበት መንገድ ስጦታ ነው ካልን ጓደኛ ለጓደኛ የሚሰጥ ስጦታ ለያይተን እንየው ጓደኛ ለጓደኛዋ ወይ ጓደኛዋ ለጓደኛ የሚሰጠው ስጦታ ያ አክብሮታቸውን ፍቅራቸውን ከእነሱ ጋር በነበራቸው ጊዜ ደስተኛ እንደነበረ ወይም ደስተኛ እንደነበሩ ሰዎች ለመግለጽ የሚጠቀሙበት መንገድ ሆኖ እናገኛለን። ወንድ ለሴት ወይም ፍቅረኛ ለፍቅረኛ ወይ ፍቅረኛ ለፍቅረኛ ወይ የሚሰጡ ስጦታ ባገኝበት ጊዜ ደግሞ ለሷ ያሉ ፍቅር ለሱ ያሉ አመለካከት ጥሩና የተሻለ እንደሆነ እንድታስብ ወይም እሱ እንዲያስብ አድርገው ለማስረዳት ለመናገር የሚጠቀሙበት ሁኔታ ሆኖ እናገኘዋለን ሌላው ምንድነው ካልን በስራው ቦታ የሚሰጥ ስጦታም አለ ለምሳሌ አንድ ሰው ከአንድ የስራ ቦታ ወደሌላ ስራ ቦታ በሚዘዋወርበት ጊዜ ያን ስራ በሚለቅበት ጊዜ የሚደረግ ልውውጥ ወይም የሚደረግ ሂደት ስጦታ ይባላል ምክንያቱም ያ ሰውዬ ከዛ ቦታ ጋር ሲለቅ አብረን ስለነበርክ አብረን ላደረክልን ነገር ስራው ጋር ባደረኩ አስተዋጽኦ ተብሎ የሚሰጠው የስጦታ አይነት የስራ ስጦታ ይባላል። ስለዚህ ሰዎች በተለያየ መንገድ በተለያየ ምክንያት ስጦታዎችን ይሰጣጣሉ። እና ምን የሚባል አባባል አለ የስጦታ ትንሽ የለም ይባላል የሰው ልጅ ስጦታ ለመስጠት ማሰቡ ብቻ በጣም ትልቅ ነገር ነው ምክንያቱም ለዛ ሰው ትልቅ ቦታ ሰጥቶታል ስለዛ ሰው እያሰበ ነው ስለዚህ የሱታ ምንም ትንሽ የለውም እኔም በዚህ ሀሳብ እስማማለሁ። ሌላው ስጦታ ባይሰጣጥ የሰው ልጅ ምን ጉዳት ያስከትላል ምክንያቱም አንዳንዴ ስሜቶችን እኩል ላናቃቼው እንችላለን። ምክንያቱም አንዱ ለአንዳችን ያለውን ስሜት ያለውን ፊሊንግ ላንረዳ ስለምንችል እንደዛ ላይሆን ይችል ነበረ ግን በስጦታ በመኖሩ ምክንያት ሰዎች ለእኛ ያላቸውን አክብሮት ለእኛ ያላቸውን ፍቅር ወይም ለቤተሰቦቻቸው ያላቸውን ፍቅር ለጓደኞቻቸው ያላቸውን ፍቅር አክብሮት ላደረጉት ስራ ለሰጡት ለሰሩት በጎ ተግባር ስጦታ ሲበረከትላቸው ደግሞ በጣም ጥሩ የሆነ የአእምሮ እርካታ የመንፈስ ደስታ ይፈጥራል ስለዚህ ስጦታውን መኖር አለበት ቢቀጥል ቢኖር ብዬ የማስበው ነገር ነው ስለዚህ ስጦታ በጣም አሪፍ ነገር ነው እሱ ነገር እንዲቀጥል አበረታታለሁ ሌላው አንተ ስጦታውን መስጠት ትወዳለህ ወይ ከተባልኩኝ አዎ ስጦታ መስጠት እወዳለሁ ምክንያቱም እንደማንኛውም ሰው ለጓደኞቼ ለቤተሰቦቼ እንዳለሁ ሁላቸው ለነሱ ያለኝን ፍቅር ለእነሱ ያለኝን አክብሩት የምግልጽበት መንገድ ስለሆነ አዎ ስጦታ መስጠት እወዳለሁ እንደሚመስለኝ ከሆነ አብዛኛው ሰው ስጦታ መስጠት ይወዳል ጥቅት ሰዎች ደግሞ ስጦታ መቀበል ብቻ የሚወዱ አሉ መስጠት የማይወዱ ይሄ እንግዲህ የሰው ባህሪ ነው የሰው ባህሪ ደግሞ የተለያየ ስለሆነ በሰዎችም መፍረድ አንችልም ስለዚህ እኔ ወደ እኔ ስመጣ ስጦታ መስጠን እወዳለሁ ምክንያቱም በዙሪያ ላይ ያሉ ሰዎች አክብሮት ለሰሩት ስራ ለኔ ያደረጉልኝ ነገር ክብር የምገልጽበት መንገድ ስለሆነ አዎ ስጦታ መስጠት እወዳለሁ በጣም አስፈላጊ ነገር ነው በጣም ጥሩ ነገር ነው ብዬ አስባለሁ መቀጠል ያለበት የሰው ልጆች ባህሪ እንደው ከሆነ መካከል አንዱ እሱ እንደሆነ መግለጽም መናገርም እፈልጋለሁ ስለዚህ ይሄ በዚህ ቢቀጥል በጣም አሪፍ ነው ብዬ መናገር አለብኝ አመሰግናለሁ

እሺ እንግዲህ ያሁኑን ጥያቄ በምንመለከትበት ጊዜ ጥያቄው ምንድነው የሚለው? ከጎሮቤቶችህ ጋር ጥሩ ግንኙነት አለህ ወይ? በመጀመሪያ ማየት የሚጠበቅብን ጎረቤት ምንድነው? ሁለተኛ ስለ ግንኙነት ምንድነው ትርጉሙ ራሱ? ስለዚህ ግንኙነትስ በምን አይነት መንገድ ቢከፈል ነው ጥሩ ግንኙነት መጥፎ ግንኙነት የሚባለው። ከዛ ከጎሮቤቶቻችን ጋር ሊኖረን የሚገባ ግንኙነት ጥሩና መጥፎ ብለን እንፈርጃለን ማለት ነው። ስለዚህ መጀመሪያ መነሳት ያለብን ጎረቤት ምን ማለት ነው? ጎረቤት ማለት። በችግራችን ጊዜ የሚደርስልን በአካባቢያችን ወይም በቤታችን ዙሪያ የሚኖር። የቤተሰብ አካል ወይም ሰዎች ጎረቤት ይባላሉ። ስለዚህ እነሱ ለእኛ ምን ያደርጉልናል ካልን? ወይም የጎረቤትን አስፈላጊነት ምንድነው? ብለን ራሳችንን ከጠየቅን። እንግዲህ የሰው ልጅ ሲኖር በህይወት ሲኖር ሀዘንም ደስታም የተለያዩ ነገሮች ያጋጥሙናል። ስለዚህ እነዛ ነገራቶች ደግሞ አንዳንዴ ብቻችንን አንቋቋማቸውም። ወይም ብቻችንን መወጣት የማንችልበት ሁኔታ ጋር እንደርሳለን። ስለዚህ እዛ ደረጃ ጋር ከደረስን ያን ነገር የሚጋራን በዙሪያችን ያለ ማህበረሰብ በቤታችን አቅራቢያ የሚኖር ሰው ያስፈልጋል። ስለዚህ ከነዛ ሰዎች ደግሞ የመጀመሪያውና ቀዳሜው ማን ሊሆን ይችላል ብለን በምንጠይቅበት ጊዜ ጎረቤቶቻችን ናቸው የሚሆኑት። ስለዚህ ጎረቤቶቻችን ለእኛ ምን ያደርጉልናል አካል በደስታና በሃዘን ጊዜያችን የሚደርሱልን። ከእኛ ጋር አብረው ምግብ የሚበሉ በበዓል በደስታ የተለያዩ ነገሮችን ለመከወን። ከእነሱ ጋር እናደርጋለን ለምሳሌ በዓል በሚሆንበት ጊዜ ጎረቤቶቻችን ናቸው። ከእነሱ ጋር ነው ቡና የምንጠጣው። የተለያዩ ነገሮችን ህይወታችን ላይ አዳዲስ ነገሮች ሲፈጠሩ ቀድመን የምናማክረው ችግር ሲደርስብን የሚደርሱልን እኛም የምንደርስላቸው። ሰዎች እነሱ ምን ይባላሉ ካልን ጎረቤት ይባላሉ። ስለዚህ ስለ ጎረቤት ይሄን ካልን ግንኙነት የሚለው ደግሞ ከስር መሰረቱ ቃሉ ምንድነው የሚለውን? መጠርጠር ወይም መመርመር ወይም መረዳት ይጠበቅብናል። ስለዚህ ግንኙነት ማለት ከሰዎች ጋር የሚኖረን ተግባቦት ከሰዎች ጋር የሚኖረን ንግግር። እሱ ግንኙነት ይባላል። ወይም ከሰዎች ጋር በተለያዩ ነገራቶች የምናደርገው የቃላት ልውውጥ ምን ይባላል ግንኙነት ይበላል። ስለዚህ እሱ ግንኙነት ደግሞ እንዴት ይታያል? ካልን ወይም በስንት ይከፈላል ካልን በሁለት ይከፈላል። እንዴት ነው በሁለት የሚከፈለው? አንደኛ ጥሩ ግንኙነት አለ ሁለተኛ ደግሞ መጥፎ የሚባል ግንኙነት አለ። ጥሩ ግንኙነት ምንድነው ካልን? ለሰዎች ጥሩ ነገሮችን በማድረግ ከእኛ የሚጠበቀውን ጥሩ ነገር በመስጠት የሚደረግ ነገር ሲሆን። ሁለተኛው ደግሞ በመጥፎ ግንኙነት ይፈረጃል መጥፎ ግንኙነት ማለት መጥፎ ነገሮችን ሰዎች ላይ ማድረግ ወይም ከሰዎች ጋር ያለንን በንግግር አለመግባባት። ከሰዎች ጋር ሰላም አለመፍጠር ምን ሊባል ይችላል? እሱ መጥፎ ግንኙነት በመባል ይጠራል። ስለዚህ እሱን መጥፎ ግንኙነት ነው ብለን ከፈረጅነው። አሁን የምናየው ደግሞ ከጎረቤቶቻችን ጋር። ምን አይነት ግንኙነት ሊኖረኝ ይገባል የሚለውን ማየት አለብን። ምክንያቱም ጎረቤቶቻችን እንግዲህ በችግር ጊዜ ደራሻችን ናቸው። በሀዘን ጊዜ ደራሻችን ናቸው በጥሩ ጊዜም ደራሻችን ናቸው። ደስታችን ካልነሱ ባዶ ነው ብለን የምናስብ ማህበረሰብ። ልጆች ውጤቶች እንደመሆናችን መጠን ስለዚህ ከጎረቤቶቻችን ጋር ያለን ግንኙነት ምን መምሰል አለበት የሚለውን ደግሞ በምናይበት ጊዜ። ከእነሱ ጋር ያለኝ ግንኙነት ጥሩ ነው መሆን ያለበት። ጥሩ ካልሆነ ምን ይፈጠራል የሚለውን መጀመሪያ እንይ። ከጎረቤቶቻችን ጋር ያለን ግንኙነት ጥሩ ካልሆነ ወይም መጥፎ ከሆነ። አንደኛ በምንቸገርበት ጊዜ የሚደርስልን ሰው አይኖርም። ሁለተኛ ህይወታችን ላይ መጥፎ ነገሮች ሲገጥሙን ሚመጣልን የለም። ስለዚህ ሁሌም ከጎርቤቶቻችን ጋር ጥሩ ግንኙነት መመስረት የውዴታ ግዴታችን ይሆናል ማለት ነው። ያ ማለት ምንድነው? እነሱም መጥፎ ነገር ሲያጋጥማቸው ለነሱ መድረስ እኛም መጥፎ ነገር ሲያጋጥመን ለእኛ እንዲደርሱልን ከእነሱ ጋር ያለንን ግንኙነት ማጠንከር ያስፈልጋል። ምክንያቱም የሰው ልጅ ለሰው መድሃኒት ሆኖና ከእነሱ ጋር ያለንን ነገር ማጠንከር ግዴታ ነው። ስለዚህ ጥያቄውን ለመመለስ ያክል ከጎረቤቶች ጋር ያለህ ግንኙነት። ጥሩ ግንኙነት አለህ? አዎ ጥሩ ግንኙነት አለኝ። ምክንያቱም ስለ ጥሩ ግንኙነት ያለውን ጥቅም ስለምረዳ። ከሰዎች ጋር ጥሩ ግንኙነት ማድረግ ምን አይነት ነገር ሊጨምርልኝ እንደሚችል ስለማውቀው። ከእነሱ ጋር ያለኝ ግንኙነት በጣም ጥሩ ነው። ስለዚህ ይሄ መነሳት ያለበት ጥያቄ። ከእኛ ማህበረሰብ ጋር የሚሄድ የሚራመድ ጥያቄ ነው የተጠየቀው። ለዚህም ይሄን መልስ ሰጥቻለሁ። የነበረውን ቆይታ አመሰግናለሁ ስለዚህ ከጎረቤቶቼ ጋር አዎ ጥሩ ግንኙነት አለኝ ብዬ ይሄን ጥያቄ መልሼዋለሁ አመሰግናለሁ።

በቀን ምን ያህል ውሃ ትጠጣለህ? ለሚለው ጥያቄ አግባብ የሆነ ፍች መስጠት። ምን ያስፈልጋል እኔ የማስበው መጀመሪያ የውሃን ጥቅም እና በቀን ምን ያክል ውሃ ለሰውነታችን እንደሚያስፈልግ መረዳት ያለብን ይመስለኛል። ምክንያቱም ውሃ ለሰውነታችን በጣም አስፈላጊ ነገር ስለሆነ እና አብዛኛው የሰውነታችን ክፍል ውሃ በመሆኑ ምክንያት ስለ ውሃ ልናውቅ ልንገነዘብ ይገባል ምክንያቱም እንደዛ ካልሆነ ይሄን ጥያቄ መመለስ ይከብድናል። በኔ ሳቤ የውሃን ጥቅም እና በቀን ምን ያክል እንደምጠጣ ማወቅ አለብን ብዬ አስባለሁ። ስለዚህ ውሃ ምን ማለት ነው በምንልበት ጊዜ በሰውነታችን ውስጥ የሚገኝ ፈሳሽ ነገር ወይም ለሰውነታችን ለምግብነት የሚያገለግል ፈሳሽ መጠጥ ምን ተብሎ ይጠራል? ውሃ ተብሎ ይጠራል። እሱ ደግሞ ሰውነታችን ውስጥ ያለውን የደም ዝውውር እንደ ምግብነት የሚያገለግለን ሆኖ እናገኘዋለን። ስለዚህ ውሃ ለሰውነታችን በጣም አስፈላጊ ነገር ነው። ከምግብም በላይ እንደሚጣወቀው ሰባ በመቶ የሰውነታችን ክፍል ውሃ ነው። ስለዚህ የሰው ልጅ በተፈጥሮ በፍሳሾች የተሞላ ነው። ስለዚህ በቀን ምን ያክለው ውሃ ትጠጣለህ የሚለው እኔ በቀን እስከ ሁለት ሊትር የመጣት ልማዱ አለኝ። ምክንያቱም ምን ያክል ጠቀሜታ እንዳለው ምን ያክል ለኩላሊት አድቫንቴጅ እንዳለው ስለማውቅ። በቀን ከሁለት እስከ ሶስት ሊትር የሚሆኑ ውሃዎችን ጠጣለሁኝ እሱ ደግሞ ለጤና በጣም አሪፍ እና ፍቱን የሚባል መንገዱን አግኝቼዋለሁ። ምክንያቱም አሁን ላይ ኩላሊት በጣም አስቸጋሪ ስለሆነ ከምንመገበው ምግብ አንፃርም በጣም አስቸጋሪ ይሆናል። ስለዚህ ውሃ መጠጣት የውዴታ ግዴታ ነው ብዬ አምናለሁ። ምክንያቱም ራሳችንን ለመጠበቅ ስለሚያስፈልግ እሱን ነገር ማድረግ ግዴታችን ነው። ስለ ውሃ ያለኝ ምልከታ ይሄንን ይመስላል። ሰዎች ውሃ ባይጠጡ ምን ሊፈጠር ይችላል ብለን በምናስብ ጊዜ ደግሞ ሰዎች ውሃ ባይጠጡም አንደኛ ሰውነታቸው ልክ አይሆንም ወይም ከሰውነታቸው ጋር ያለውን ቆሻሻ በላብ መልኩ በሽንት መልኩ በማስወገድ የኩላሊታቸውንና የቆዳቸውን ስራ የማፋጠን እንትኑ ይቀንሳል። ሁለተኛ የኩላሊት በሽታ ያጠቃናል። ምክንያቱም ኩላሊታችን በትክክል ስራውን ላይሰራ ይችላል። ስለዚህ ውሃ መጠጣት ምናምን ምን ምን ጥቅሞች ይሰጣል። ካልን ደግሞ ሰውነታችን ውስጥ ያሉ ቆሻሻዎች በላብ መልኩ በሽንት መልኩ ከሰውነታችን እንዲወጡ የቁዳችን መበስበስ ከቆዳችን ጋር የራሱ የሆነ ኬሚካላዊ ግንኙነት ስላለው ለሱ ይጠቅመናል ብዬ አስባለሁ። ሁለተኛ እንደ ምግብነት ደግሞ ያገለግላል ምክንያቱም ሰውነታችን ብዙ ውሃ እንደመሆኑ መጠን ብዙ ውሃ ይፈልጋል። ስለዚህ እሱን መመገብ እሱን መስጠት ያስፈልጋል ብዬ ነው የማምነው። ሌላው እኛ ሀገር ላይ የውሃ ጥራት ወይም የውሃ ንጽህናን ብናይ በጣም አስቸጋሪ ነው። ምክንያቱም አብዛኛው አካባቢ ውሃ እንኳን ያልተደረሰበት አካባቢ አለ። እንግዲህ የሰው ልጅ ከውሃ ያነሰ ነገር ምንም አያገኝም ብዬ አምናለሁ። ምክንያቱም ውሃ በጣም ጠቃሚና ለጤናችን አስፈላጊ ነገር ስለሆነ መንግስትም የሚሰራበት ትልቅ ጉዳዩ ነው ብዬ አስባለሁ። ስለዚህ የተሻለ ውሃ ለሁሉም ይደርስ የሚሰሩ የውጭ ድርጅቶች እንኳን ሳይቀሩ ምክንያቱም ውሃ በአለም አቀፍ ደረጃ ምን ያክል ተጽዕኖ ፈጣሪ ነገር እንደሆነ የምንረዳበት ትልልቅ አለም አቀፍ ኤንጂዎች ውሃ ለማውጣት ብለው ሀገራቸውን አቋርጠው ደሃ ሀገራት ላይ ይገባሉ ያ ምንድነው? ለሁሉም ሰው ንጹህ አለማዳረስ እና ደግሞ ታዋቂ እግር ኳስ ተጫዋቾች በስራቸው ስኬታማ ከሆኑ በኋላ ለዜጎቻቸው እንዲህ አይነት ነገር ሲያደርጉ ይታያል። ምክንያቱም ይሄ የሚያሳየው ውሃ ምን ያክል አስፈላጊ እንደሆነና ለጤናችን በጣም ጠቃሚ ነገር እንደሆነ ነው የሚያሳየው። ስለዚህ እሱን መረዳት እና መገንዘብ ያስፈልጋል ብዬ አምናለሁ። እሱን ያልተረዳ እሱን ያልተገነዘበ ደግሞ ለመረዳት ለማወቅ መጠየቅ በዙሪያው ልጆች መረዳት አለበት። ምክንያቱም አንድ ሰው ጤናውን ለመጠበቅ በቀን ከሁለት እስከ ሶስት ሊትር ውሃ መጣት አለበት። እሱ ይሄ የሚመክረው በጤና ባለሙያ ነው። ምክንያቱም ኩላሊቲዎች ሰውነቱ ጋር ያሉት እያንዳንዱ ነገሮች አገልግሎታቸውን እንዲታወቅ የተለያዩ ቆሻሻዎች ከሰውነቱ በሽንት መልኩ እንዲወጡ ውሃ መጣች ያስፈልጋል። እሱም የጤና ባለሙያዎች እንደሚመክሩት ከሁለት እስከ ሶስት ሊትር የሚሆን የውሃ መጠን አንድ ጤነኛ ሰው ቢጠጣ ተብሎ ይመከራል። ስለዚህ ይሄን ጥያቄ አገናዝቤ አስላስዬ ከራሴ ጋር አገናኝቼ ለመመለስ ያክል እኔ በቀን የምጠጣው ውሃ ምን ያክል አልታ ከተባለ ወይም ምን ያህል መጠን አለው ከተባለ። በቀን ከሁለት እስከ ሶስት ሊትር በመጠጣት ራሴን ይጠብቃሉ ምክንያቱም የውሃን ጥቅም ስለማውቅ በዛ ምክንያት ውሃን እጠጣለሁ ማለት ነው። ስለዚህ ሁሉም ሰው በተሻለው መጠን። ውሃ እንዲጠጣና የመጠጣት አቅሙን እንዲጨምር ስል አሳ

ያሁኑ ጥያቄ ያው ዋይፋይ ትጠቀማለህ ወይ ነው? አዎ ዋይፋይ እጠቅማለሁ። አሁን ላይ ዋይፋይ የሚጠቀሙ ሰዎች ቁጥርም ጨምሯል። ለምን ጨመረ ካልን? ዘመኑ የዲጂታል ዘመን በመሆኑ ምክንያት አብዛኛው ሰው ዋይፋይ ይጠቀማል። ዋይፋይ የሚጠቀመው ደግሞ ኑሮን ለማሻሻል የተለያዩ አዳዲስ ነገሮችን ለማየት ለመመልከት ነው። ስለዚህ አሁን ላይ ዋይፋይ የማይጠቀም ሰው አለ ብለን መናገር እንኳን አንችልም። ከእኔ ሁኔታ አንፃር እንኳን ብናየው ዋይፋይ ይጠቀማሉ ምክንያቱም ካለ ዋይፋይ። ብዙ የኢንተርኔት አክሰሶችን ማግኘት አትችልም ስለዚህ እነሱን ለማግኘት። አዲስ ነገሮችን ለማወቅ ዋይፋይ እጠቀማሉኝ ዋይፋይ መጠቀም በጣም አሪፍ ነገር ነው። እኔ ለሁሉም ሰው። እንደ ምክር የምመክረው ዋይፋይ በመጠቀም። የተለያዩ አዳዲስ ነገሮች አግኝቶ ራሱን አስተምሮ የተለያዩ የኦንላይን ስራዎችን እየሰራ። ተጨማሪ ገቢ ማግኘት የሚችልበት ሁኔታ መፍጠር ይችላል። ነገር ግን በሌላ ሳይድ ስናየው ደግሞ እ ሰው ዋይፋይ የሚጠቀመው። በማህበራዊ ሚዲያ ሱስ ውስጥ ስለወደቀ ወይም ጠቃሚ ያልሆኑ ነገሮችን በማየት ጊዜው የሚያሳልፍ ሰው አለ። ይሄንን እንደ አለም ብናየው አብዛኛው ሰው ሱስ ውስጥ ወይም መውጣት በማይችለው ነገር ውስጥ ገብቷል። ያ ማለት ደግሞ ኢንተርኔትን ዋይፋይን ወይም ማህበራዊ ሚዲያን በአግባቡ ያለመጠቀም። እነዚህን ነገሮች በቀላሉ ስናገኛቸው አጠቃቀም ሁኔታችን ይቀየራል ያ ተቀየረ ማለት ደግሞ እኛ የምፈልገውን ነገር። አገኘን ማለት አይደለም። ስለዚህ ምንም ነገር ስንጠቀም በፐርፐዝ ወይም ከምንጠቀመው ነገር። አሸናፊ ሁነን መውጣት ነው ያለብን። ስለዚህ አሸናፊ ሆነን ለመውጣት ደግሞ የምንጠቀምበትን መንገድ መቀየር ራሳችንን መግራት። ሰዓት አጠቃቀማችንን ኢንተርኔት አጠቃቀማችንን መወሰን አለብን። እንጂ ገና ለገና ዋይፋይ ያገኘው ተብሎ እንደዚህ አይነት አጠቃቀም አያስፈልግም። ምክንያቱም ጥሩ ስላልሆነ። ጉዳቱ የከፋ ነው የሚሆነው። ምን አይነት ጉዳት ያስከትላል ካልን? ዋይፋይ በብዛት መጠቀም ወይም ጥቅም ለሌለው ነገር መጠቀም በጣም አስቸጋሪ ሁኔታ ይፈጥራል። ያ አስቸጋሪ ሁኔታ ምንድነው? ካልን ደግሞ አንደኛ ጊዜያችን በአግባቡ እንዳንጠቀም ሁለተኛ ስራ እንዳንሰራ ስራችን ላይ ውጤታማ እንዳንሆን ያደርገናል። አለም ላይ ብዙ ሰዎችን በምናይበት ጊዜ በማህበራዊ ሚዲያ ወይም በኢንተርኔት ወይም ዋይፋይ በቀላሉ በማግኘታቸው ምክንያት ራሳቸውን እያጡ ድብርት ውስጥ እየገቡ ራሳቸውን እያጠፉ መድረስ ባለባቸው ቦታ ሳይደርሱ እናያለን። ነገር ግን ከዚህ በተቃራኒ ዋይፋይን ወይም ኢንተርኔትን። ለስራ የሚጠቀሙ ሰዎች ደግሞ ህይወታቸውን ቀይረው የተሻለ ደረጃ ሲያደርጉ የተሻለ ህይወት ሲያሳዩን። በማህበራዊ ሚዲያ በማህበራዊ ትስስር ገጻቸው የምናየው የተለመደ ጉዳይ ሆኗል። ስለዚህ ዋናው ነገር ያጠቃቀም ሁኔታ ነው ብዬ አምናለሁ። ምክንያቱም ምንም ነገር ወደ እኛ ሲመጣ የራሱ የሆነ ጥቅም እና ጉዳት አለው። ስለዚህ እንደዛም ዋይፋይ የራሱ ጥቅማት ጥቅም እና የራሱ ጉዳት አለው። ጉዳቱ ምንድነው ካልን? ሰዎች ወደ ሱስ ውስጥ በመግባት ማድረግ ያለባቸውን ነገር ትክክለኛ ህይወታቸውን የመርሳት ነገር ይታያል። ያ ደግሞ ትክክለኛ መንገድ ነው ብዬ አላምንም። ምክንያቱም የሰው ልጅ ማንነቱን የሚያስረሳው ማድረግ ያለበትን ነገር። ማድረግ እያለበት የማያስደርገው ነገር ከሆነ ያ ነገር መቅረት ነው። እንጂ ያለበት ሁሌ ተከታታይ ሆኖ መቀጠል የለበትም። አሁን ላይ እየደረስንበት ሁኔታ ነው። ሰዎች ህይወታቸውን እስከማጥፋት ኢንተርኔት ተጠቅመው ስለዚህ ወደ ድብርት የሚልካቸው ከሆነ ስራ የማይሰሩበት ከሆነ። አለመጠቀማቸው የተሻለ ይህናል ብዬ ነው የማስበው። ነገር ግን። ዋይፋይ ከተጠቀመ የሰው ልጅ ደግሞ ህይወቱን ለመቀየር ህይወቱን ለማሻሻል። ራሱን የተሻለ ቦታ ለማድረስ መሆን አለበት ብዬ ነው የማምነው። ምክንያቱም ጊዜያችን እስካጠፋን ኢነርጂያችንን እስከሰጠነው ድረስ። የተሻለ ነገር ማግኘት አለብኝ ብዬ አምናለሁ። ሁለተኛ ነገር ደግሞ ቴክኖሎጂ የተፈጠረው ራሱ ህይወትን ለማቅለል እና ህይወትን የተሻለ ለማድረግ ነው። እንጂ ህይወታችንን እንዲያከብደው ህይወታችን ላይ መጥፎ ነገር እንዲጥልብን አይደለም። ስለዚህ እሱን እሱን እያሰብን የተሻሉ ነገሮችን ለማድረግ። ስለዚህ ለወጣቱ ጀነሬሽን የምመክረው የአጠቃቀም ሂደታችን እንዲቀየር ምክንያቱም ጥቅም እና ጉዳቱን ማወቅ አለብን። ጥቅም እና ጉዳቱን ካላወቅን ነገ እሚያስከትለው የከፋ ጉዳት። በተለያየ ቦታ ከባድ ነው እሚሆነው ስለዚህ እንደዛ ከባድ እንዳይሆንብን። እኛ የራሳችንን አስተዋጽኦ የራሳችንን ምክር ለወጣቱ መለገስ አለብን። ስለዚህ ወደ እኔ ጉዳይ ስመጣ ወደ ጥያቄው ስመጣ ዋይፋይ ትጠቀማለህ ወይ ነው የሚለው ጥያቄው። አዎ ዋይፋይ እጠቀማለሁ። ዋይፋይ የምጠቀሙ ደግሞ የተለያዩ ስራዎችን ለመስራት። የራሴን አቅም እምፕሩቭ ለማድረግ እራሴን ለማሳደግ። የተለያዩ አዳዲስ ነገሮቺን ለመጨመር። እና የተሻለ ሰው ለመሆን ነው ያን የማደርገው። እነሱንም እያደረኩት ነው ያለሁት። የተለያዩ ስራዎችን በፍሪላንስ በመስራት። እየተጠቀምኩ ገንዘቦችን እያገኘው እገኛለሁ። እና ደሞ የዲጂታል ማርኬቲንግ ስራ ዋይፋይ በመጠቀም። ዲጂታል ገንዘቦችን ማግኘት ችያለሁ። ስለዚህ አዎ እጠቀማለሁ ብዬ እመልሳለሁ አመሰግናለሁ።

እሺ የአሁኑ ጥያቄ ደግሞ የድምጽ መልእክት ትልካለህ ወይ ነው? የድምጽ መልእክት ከተባለ የተለያዩ የመልእክት አይነቶች አሉ ማለት ነው። ስለዚህ እነሱ የመልእክት አይነቶች ምን ምን ሊሆኑ ይችላሉ? የድምጽ መልእክት ምንድነው? እነዛ የተለዩ ከድምጽ የተለዩ የድምጽ መልእክቶችስ ምንድን ናቸው? እንዴት ወደ ሰዎች ይደርሳሉ የሚሉትን ጥያቄዎች። ማየት እና ጠለቅ ብሎ መመርመር ያስፈልጋል። ስለ ድምጽ መልእክት ከማውራታችን በፊት መልእክት ራሱ ምንድነው? ከዛ የድምጽ መልእክት ምንድነው? እና ሌሎች የመልእክት አይነቶች ምንድን ናቸው የሚለውን በምነይበት ጊዜ። መጀመሪያ ድምጽ ማለት ከአንድ ሰው ወደ ሌላ ሰው የሚተላለፍ መልእክት ወይም የሚተላለፍ ወይም የሚወጣ የቃል አይነት ድምጽ ይባላል። መልእክት ደግሞ ከአንድ ቦታ ወደ አንድ ቦታ የሚደረግ የመረጃ ልውውጥ ምን ይባላል መልእክት ይባላል። ስለዚህ ይሄ መልእክት ከሰው ወደ ሰው ከባህሪ ባህሪ የተለያየ ሊሆን ይችላል። እሱ እንዴት ይሆናል ብለን ካየን። የሰው ልጆች መልእክትን በተለያየ መንገድ ሊያስተላልፉ ይችላሉ የመጀመሪያው በጽሁፍ ሊያስተላልፍ ይችላል። በድምጽ ሊያስተላልፍ ይችላል በምስል ሊያስተላልፍ ይችላል በቪዲዮ በተለያየ መንገድ የሰው ልጅ መረጃን ያስተላልፋል። እንግዲህ የሰው ልጅ ከአንድ ቦታ ሆኖ ወደ ሌላ ቦታ መረጃን የሚያስተለልፍባቸው መንገዶች በጣም ብዙ ናቸው። ምክንያቱም የሰው ልጅ ፍላጎት አላማ የተለያየ ስለሆነ። የተለያዩ መልእክቶችን ማስተላለፍ ይፈልጋል። ስለዚህ የሰው ልጆች ከአንድ ቦታ ወደ አንድ ቦታ መልእክቶችን ያስተላልፋሉ። ስለዚህ በተለያየ መንገድ እንዳወራንበት የድምጽ መልእክት የቪዲዮ መልእክት ካልን ሰዎች ፊታቸውን እየተያዩ ከአንድ ቦታ ሆነው ወደ ሌላ ቦታ ስልካቸውን በመጠቀም የሚያስተላልፉት መልእክት ነው። ሌላው የምስል መልእክት ደግሞ ካልን በፎቶ ወይም ፎቶአቸውን በመላላክ የሚያሳልፉት ጊዜ የምስል መልእክት ይባላል። የጽሁፍ መልእክት ደግሞ ሜሴጆችን በመጻጻፍ የተለያዩ ጽሁፎችን በፖስታ ቤት በስልክ በመጻጻፍ ወይም በኢሜል በማድረግ የሚለዋወጡት የጽሁፍ መልእክት ይባላል። አሁን ወደ ጥያቄያችን ስንመጣ እኛ የተጠየቅነው የድምጽ መልእክት ትልካለህ ወይ ነው? አዎ የድምጽ መልእክት እልካለሁ አሁንም የድምጽ መልእክት እየተጠቀምኩ ነው ያለሁት ምክንያቱም። የድምጽ መልእክት ገቢ ሆኖ እንደ ገንዘብ ስላገለገለን። የድምጽ መልእክት እልካለሁ አዎ እጠቀማለሁ። ስለዚህ ሁሉም ሰው የድምጽ መልእክት ቢልክ። የጽሁፍ መልእክት ከመላክ ይልቅ የድምጽ መልእክት መላክ ስራዎች ስራዎቻችንን ያቀላጥፍልናል። ሁለተኛ በስሜት እንድንገናኝ ያደርገናል ለምሳሌ የጽሁፍ መልእክት ስሜት የተሞላበት አድርገን መጻፍ አንችልም። ነገር ግን የድምጽ መልእክትን ከ ተናደን ከሆነ በንዴት ሰላም ሆነን ከሆነ በሰላም ወይም ተረጋግተን ከሆነ ተረጋግተን። መጻፍ ማስረዳት እንችላለን። ስለዚህ መናገር ቀርጸን መላክ እንችላለን። ስለዚህ የድምጽ መልእክት መላክ በጣም አስፈላጊ ነው። አብዛኛው ሰው የድምጽ መልእክትን በመጠቀም ስራዎቹን እንዲሰራ የተለያዩ ነገሮችን እንዲያደርግ ነው የምመክረው። ስለዚህ አንድ ለመስራት ለጓደኞቼ መልእክት ለማስቀመጥ የድምጽ መልእክትን ነው የምጠቀመው። ስለዚህ መልስ አዎ የድምጽ መልእክት እጠቀማለሁ ያለኝ መልስ ይሄ ነው። ሌላው ሰዎች የድምጽ መልእክት ባይጠቀሙ ምን ጉዳት ሊጎዱ ይችላሉ ብለን በምናይበት ጊዜ። አንደኛ አቤት

እሺ ወደዚህ ጥያቄ ስመጣ ጥያቄ የሚለው ምንድነው? ''ኢሜል ትጠቀማለህ ወይ?'' ነው። እንግዲህ ኢሜል ማለት ምንም ማለት ነው ከሚለው እንድንነሳ መልካም ነው ብዬ አስባለሁ። ምክንያቱም ኢሜል ማለት እጠቀማለሁ ምናምን ከማለታችን በፊት ኢሜል ምን ማለት እንደሆነ ብንናገር የኢሜልን ጥቅም ብናስረዳና ኢሜል የሚጠቀሙ ሰዎችን እና የማይጠቀሙ ሰዎች ምን አይነት ነገሮችን ያገኛሉ የሚለውን በምንመለከትበት ጊዜ፤ መጀመሪያ ኢሜል ማለት መልእክት መላላኪያ ህጋዊ የሆኑ መልእክቶችን የምላክበት፤ ከተለያዩ ቦታዎች ከትልቅ ተቋማት ጋር የምንገናኝበት ወይም የግንኙነት አንድ አካል ነው ኢሜል እንደሚታወቀው የጎግል ምርት ነው፤ ስለዚህ ጎግል ለምንድነው የሰራው ብለን በምንጠይቅበት ጊዜ ፕሮፌሽናል የሆኑ ወይም ለስራ ለተለያየ ነገር የሚጠቅሙ መልእክቶችን የምንጠቀምበት ወይም የምንላላክበት መተግበሪያ ነው። ስለዚህ በዚህ በዲጂታል ዘመን የተለያዩ ስራዎች የተለያዩ የዲጂታል ስራዎች በበዙበት አለም እያንዳንዱ ከገንዘብ ጋር የተገናኙ መተግበሪያዎች ከእሜል ጋር ይገናኛሉ፤ የሰውየውን ማንነት የሰውየውን ሁኔታ የምናውቀው በኢሜል በመመዝገብ ነው እንግዲህ እንደሚታወቀው ኢሜል ራሱ በብዛት አካውንቶች አይሰጠንም። ያ ማለት ምንድነው ስራዎችን እንድንሰራ ያደርገን ብዬ አምናለሁ ምክንያቱም ሰው ሌጋል ባለሆነ መንገድ ወይም ህጋዊ ባለሆነ መንገድ ለመጠቀም በሚሞክርበት ጊዜ ኢሜል አይፈቅድለትም። ለምንድነው የማይፈቅድለት ብለን በምንጠይቅበት ጊዜ አንድ ሰው አንድ ማንነት ነው ያለው፤ ስለዚህ በዛ ማንነት ተጠቅሞ ስልኩ እንዲያውቀው፤ መረጃዎቹ እንዲቀመጡለት፤ የተለያዩ ነገሮቹ ልክ እንደ መታወቂያ ወይም እንደ ብሄራዊ መታወቂያ በየሁኔታው በምንጠቀምበት በዚህ በዲጂታሉ አለም ኢሜል በመባል ይታወቃል። ስለዚህ ኢሜልን ለምን ለምን እንጠቀማለን ካልን መልእክት ለመላላክ፤ የተለያዩ ስራዎችን ለመስራት እና ደግሞ በተለይ ከገንዘብ ጋር የተገናኙ ወይም ትልቅ ተቋማት ለእኛ ትልቅ ድሎችን ይዘው የሚወጡ ነገሮችን የምናወራበት ፕሮፌሽናል በሆነ መንገድ የምንጠቀመው የመልእክት መለላኪያ መንገድ ወይም የመልእክት መለላኪያ መተግበሪያ ኢሜል ይባላል። ስለዚህ ኢሜል አብዛኛው ሰው ይጠቀማል። ኢሜል የማይጠቀሙ ሰዎች ምን አይነት ጉዳት ይጎዳሉ ካልን አንደኛ ፕሮፌሽናል የሆኑ ነገሮችን አያገኙም ከሌላው አለም የሚመጡ ስራዎችን አይሰሩም ኢሜል በመጠቀማቸው ሰዎች ምን አይነት ጥቅም ያገኛሉ የሚለውን ካየን አንደኛ እንደ ስቶሬጅ ወይም ስልካቸው ቢጠፋባቸው እንደ ማስቀመጫ ፎልደር መጠቀም ይችላሉ፤ ምክንያቱም እራሱን የቻለ መተግበሪያ ቦታ ስላለው ስለዚህ ኢሜል ይሄን የመሰሉ ጥቅሞች አሉት፤ አመሰግናለሁ።